የቅርብ ጓደኛ አለኝ አሁን አንድ ጓደኛ የቅርብ የምለው አለኝ። በስራ ጉዳይ አብረን እንወጣለን አብረን እንገባለን እንገናኛለን ሻይ ቡራ አብረን እንላለን። ቤታችንም እንጠራራለን በጣም እምንቀራራብ ጓደኛ አለኝ።

እኔ ከመሳሪያዎች ምጠቀመው ምንም አይነት የለም የጦርነት የጦር መሳሪያ ከሆነ አልጠቀምም ምንም አይነት መሳሪያ ተጠቅሜ አላውቅም። አልጠቀምም መሳሪያዎችን አልተጠቀምም የጦርነት ከሆነ ሌላው

ቤቴ ውስጥ የተለያዩ የቤተ እቃዎች አሉ ለምሳሌ ሳሎንና መኝታዬ አንድ ላይ ስለሆነ አንድ ክፍል ውስጥ ነው። ኮሽና ደግሞ ለብቻ አለ። ለሳሎን ውስጥ ያለው እንግዲህ ከአልጋ ጀምሮ አለ። ቁም ሳጥን ልብስ መደርደሪያዎች አሉ። አሁን ሶፋ አለ። ቴሌቪዥን አለ። ጠረጴዛ አለ መስታወት አለ። የተለያዩ አበባዎች ቤቱን የሚያሳምሩ አበባዎች አሉ። እንዲሁም የተለያዩ ውሃ መጠጫዎች አሉ። አስፈላጊ በሆኑ ውሃ ላቅርበው ስንፈልግ እሱን ውሃ መጠጫ እንጠቀማለን። ኩሽና ውስጥ ደግሞ ማብሰያ እስቶቮች አሉ። የአቃም መደርደሪያዎች አሉ። ቁም ሳጥን እቃ ውስጥ የሚቀመጥበት የፕላስቲክ የተሰራና ከእንጨት የተሰራ መደርደሪያዎች አሉ። እንዲሁም የቃ ማጠቢያዎችም ኩሽና ውስጥ አሉ የልብስ ማጠቢያዎች ኩሽና ውስጥ አሉ። እንዲሁም ጫማ የሚቀመጥበት ኩሽና ውስጥ አለ። እንዲሁም የተለያዩ አማን ጊዜያዊነትም የማንፈልጊያቸው እቃዎች እዛ ውስጥ አሉ። ይሄን ይመስላል እንግዲህ በቤት የቤት እቃ ውጪ

ገጠርም የተወሰነ ጊዜ ስላኖርኩኝ ስለኖርኩኝ ገጠር ውሃ የሚቀዳው አንዳንድ ጊዜ ራቅ ያለበት አካባቢ ነው። በተለይ በጋ የሆነ ጊዜ ራቅ ብለን እስከ አራት አምስት ኪሎ ሜትር የሚሆኑ ርቀቶችን ሄደን ነው የምናመጣው። ክረምት ግን ቀረብ ያለ እስከ አንድ ኪሎሜትር ሁለት ኪሎሜትርም ድረስ ይገኛል። ከዛም በቅርብም ይገኛል ግን ውሃ በጄሪካን በእጅ በመያዝ እና አያ ላይ በመጫን ቀርቼ አውቃለሁ። እንዲሁም አሁን የምኖርበት ቤትም ከባንባ ግቢ ውስጥ ነው ያለው። ግን ከዛ በጄሪካና በባልዲ የቀደው። በማጣራቀሚያ ውስጥ እጨምራለሁ በደንብ ውሃ ማምጣት መቅዳት ማመላለስ በደንብ ነው የምችለው አውቃለሁ።